የስራ ጊዜ ገደብ ይቀርባለ። ውጥረቱ እየጨመረ ነው። ብዙ ነገሮችን ማጠናቀቅ አለብኝ። እዛ ሂጄ እሰራለሁ። ቡናም መጠጣት እጨምራለሁ። አይምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ። የስልክ መልእክቶች አላየሁም ሁል ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው። እርስ በእርስ እንብ እናበረታታለን። ትንሽ ጊዜ ይቀረናል። በደንብ መስራት አለብን። ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል፤ ግን አሁን መታገል አለብኝ።